ከፀሀይ እንዴት ትጠበቃለህ? የሚለው ነው። ስለዚህ ከፀሀይ የምንጠበቀው። ፀሀይ እኛን እንዳይጎዳ አንደኛ በአሁን ጊዜ። በጣም ቀላል ነው ሰንስክርን በመቀባት ፊታችን ላይ። እና ፀሀይ እንዳይጎዳን በማድረግ ነው ሌላ ደግሞ። እ ጥላ በመያዝ ብዙ ጊዜ ሴቶች ጥላ ይዛሉ እነዛ ስለዚህ ጥላ በመያዝም እ እንዳንጎዳ ያረጋል ማለት ነው። እ ጥላ በመያዝ እ ፊታችን እንዳይጎዳ። በማድረግ ስለዚህ እንደዛ በማድረግ እ ከፀሀይ ራሳችንን እንጠብቃለን ማለት ነው። ስለዚህ እንደዛ ማረግ አለብን እ ስለዚህ እንደዛ ነው

ልብስ በእጅ ታጥባለህ አዎ ብዙ ጊዜ ማጥበው ብዙ ጊዜ ሳይሆን ሁሌም ማጥበው በእጄ ነው እንጄ በማሽን ምናምን አይደለም። ስለዚህ ከልጅነቴ ጀምሮ ልብስ ምናምን ሳጥብ ምጠቀመው እጄን ነው እንጂ የማሸነም ምናምንም አቅርቦት የለንም እና አቅምም የለንም። ግን በቅርቡ ይኖረናል እንደዚህ አይነት አቅም ይኖረናል። እግዚአብሔር ካለ ስለዚህ ወደፊት ይኖረናል። እስካሁን ግን እስካሁን በእጄ በእጄ ነው የምጠቀመው። ስለዚህ በእጃችን የተለያዩ እንትኖችን ልብሶችን የማጥበው ሁሉም ሁሌም ማጥበው በምንድነው? በእጄ ነው ስለዚህ። ሳፋ ውስጥ በማስቀመጥ ሁሉንም የማጥበው በምንድነው? በእጄ ነው እንጂ ምንም አይነት ማሽን ተጠቅሜ አላውቅም ማለት ነው። ስለዚህ አዎ በእጄ ነው

ሳንቲም ትቆጥባለህ አዎ ሳንቲም ያው የምንችለውን ትንሽ ትንሽ እንቆጥባለን እንግዲህ ያው ቁጠባ ሲባል ሰው መቼም ገቢ ሲያገኝ ነው በቃ ከምታገኘው ገቢ ትንሽ ትቆጠባለህ። ግን በአሁን ጊዜ ብር መቆጠብ አስፈላጊ ነው። ምና ምክንያቱም ቆጥቦ ኢንቨስት ማድረግ አስፈላጊ ነው። አንዳንድ ጊዜ ሰው ዝም ብሎ ቆጥቦ ያስቀምጣል ምንም አይጠቀምበትም ማለት ነው። ግን የቆጠብከውን ነገር ኢንቨስት ማድረግ ደግሞ አስፈላጊ ነው። ዝም ብለህ ከመቆጠብ ኢንቨስት ብታደርገው አሪፍ ነው። ዝም ብለህ ከም ቆጠብኩ ብለህ ከምትቀመጥ ይሄንንም መረዳት ያስፈልጋል። ስለዚህ ይሄንን አውቀን ብር ስንቆጥብ በእንትን ብንል አሪፍ ነው እላለሁ። ስለዚህ እንደዚህ አይነት ነገሮችን የመከወንና ማወቅ አለብህ ማለት ነው። ስለዚህ እንደዚህ ነው

ያ ታክልት ስራ ታደርጋለህ ይላል። ያ አታክልት ስራ አሪፍ ነው። ግን እኔ ሰርቼም አላቅም ስለዚህ የአታክልት ስራ። የሚሰሩ ሰዎች አሉ ያው ሁሉ ጊዜ አታክልት መንከባከብ መጠበቅ ውሃ ማጠጣት እድገታቸውን ማፋጠን ስለሆነ አስፈላጊና መርጠነው ላለው ባንድ

ምን አይነት ልብስ ትወዳለህ? ይላል ስለዚህ የተለያዩ ልብሶች አሉ። እኔ የምወዳቸው ግን አሁን አይነት ሲባል በምንድን ነው? ዓይነቱ በክለር ነው በሳይዝ ነው ወይስ ምንድን ነው? ብዙ ጊዜ እኔ በከለር ሲሆን ነጭ እና ሰማያዊ ወይንም ደግሞ እንደዛ አይነት ነገር ይመቸኛል። ምክንያቱም ነጭ በጣም ምርጥና የተመረጠ ነው ማለት ነው

ሰንደል ትለብሳለህ አዎ ሰንደል አኔ ራሱ አለ። ብዙ ጊዜ ሰንደል የመልበስ ከ ሽፍኑም ከመልበሱ ብዙ ጊዜ እሱን መልበስ አሪፍ ነው። ምክንያቱም ይጠቅምሃል። ስለዚህ አስፈላጊና ተገቢ ነው ስለሆነ

የስራ ግምገማ ታደርጋለህ? አዎ። የስራ ግምገማ ብዙ ጊዜ ይደረጋል። ስለዚህ ያ የስራ ግምገማ ታደርጋለህ? ነው። አዋ ነው። ስለዚህ ብዙ ጊዜ ስራ ገምገማ በወርም፣ ከዚህ በፊት እኔ፣ የነበረው በሳምንትም፣ በሁለት ሳምንትም፣ በወርም ግምገባ እናደርግ ነበረ። አሁን ግን ተቀይሮ፣ ወደ ወር ዙሯል ማለት ነው። ግምገማው ስለዚህ ያ ወር ገምገማው ደግሞ ምን እንደተሰራ፣ ምን እንደጎደለ፣ ምን ችግር እንዳለ የሚፈታበትና ያ ችግር ደግሞ የሚፈታበት መፍቴ የሚያገኝበት ጊዜ ስለሆነ ነው እና ስለዚህ፣ እንደዚህ አይነት ነገሮችን ማየትና መጠበቅ አለብን መለት ነው። ስለዚህ፣ እንደዚህ አይነት ነገሮችን፣ እኛ ማየት ይኖርብናል ማለት ነው። በብዙ ጊዜ ገምበው

ጥዋት ምን ትበላለህ? እኔ የምግብ ምርጫ የለብኝም ያገኘሁትን ነው። እምበላው ስለዚህ እንቁላልም ይሁን እንጀራም ፍርፍርም ይሁን ዳቦም ይሁን ምንም ይሁን። ምግብ ከሆነ በቃ ይበልል ዋናው ምግብ መሆኑ ነው። ስለዚህ እኔ ያገኘሁትን ነው እምበላው ያገኘሁትን ሁሉ እበላለሁ ማለት ነው። ስለዚህ ሁላችንም ሁሌም ከማንበላ መብላት ነው ያለብን። ጥዋት ያገኘነውን ፍርፍርም ይሁን ምግብም ይሁን ጥዋት የጥዋት ምግብ በጣም አስፈላጊ ነው። ኢነርጂያችን እንትን ጨርሰን ስለምንነሳ ጥዋት ወደ ስራም ስንሄድ ደግሞ በጥሩ ጉልበትና ሀይል ስራችንን በደንብ እንድንሰራ። ስለዚህ ምግብ መብላት እና መብላት አስፈላጊ እና አስፈላጊ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮችን ማድረግ አስፈላጊ ነው ማለት ነው። ስለዚህ ምግብ መብላት አስፈላጊ

የፀሀይ መውጣትን ታያለህ አዎ። የፀሀይ ማውጣትን አያለው ያ የብዙ ጊዜ የፀሀይ ማውጣትን ስታይ ጠዋት ላይ የሚኖረው ፀሀይ። ለእድገት አሪፍ ነው። ብዙ ጊዜ እንደውም የህፃናት ለህፃናት በጣም አስፈላጊ ነው። የሪቴክስ የሚባል ፒታሚን ዲ እንዳለው እና ለልጆች እግር በጣም አስፈላጊ ነው። የጧት ፀሀይ ማለት ነው። ስለዚህ የጧት ፀሀይን ለልጆች እንትን ማድረግ አስፈላጊና ተገቢ እንደሆነ። በብዙ ሳይንሳዊ መንገዶች የተረጋገጠ ስለሆነ ስለዚህ እኛም እንደዚህ አይነት ነገሮችን ማሳለፍና ማወቅ ይኖርብናል ማለት ነው። ስለዚህ ሁላችንም ሁሌ ፀሀይ መውጣት ጧት ላይ ማወቅ አለብን

በስራህ ስንት ጥሪ ታደርጋለህ በስራ ስንት ጥሪ ታደርጋለህ ብዙ ጊዜ እንግዲህ እንደ ስራው ነው ስራው ብዙ ጥሪ የሚያስፈልገው ከሆነ ለምሳሌ ከስተመር ሰርቪስ ወይንም ባንኮች ላይ ወይንም የተለያዩ ነገሮች ላይ የሚሰራ ከሆነ አሁን አሁን አሁን አሁን የሚደወልበት አለ ማለት ነው። ለምሳሌ አስር ጊዜም አምስት ጊዜም ሃያ ጊዜም ሊደወል ይችላል። መቶ ጊዜም የሚደወልበት ጊዜ ሊሆን ይችላል። ስለዚህ እንደዚህ ማድረግ እንደዚህ ማድረግ ይኖርብናል ማለት ነው። ስለዚህ ስለዚህ እንደዚህ ነው ማድረግ ያለብን እንጂ እንደዚህ ነው ማድረግ ያለብን እንጂ ዝም ብለን መጠበቅ አያስፈልግም።

ቤትህን ምን ያህል ጊዜ ታጸዳለህ? ቤትህን ጊዜ እንግዲህ ብዙ ጊዜ ነው የሚጸደው። የብዙ ጊዜ ነው የሚጸደው ለምሳሌ የ ጠዋት መጸዳት አለበት ቀን መጸዳት አለበት ማታ መጸዳት አለበት። ስለዚህ ብዙ ጊዜ ማጽዳት አለብን ሁሌም ቤታችን ጽዱና ንጹህ መሆን አለበት። አለዛ ምግብ መብላት ስንቀመጥም የሚሸት የሚ እንትንም የሚሆን ከሆነ አቧራ የተለያዩ የተለያዩ ነገሮች የሚኖሩ ከሆነ ጥሩ አይደለም። ስለዚህ እንደዚህ አይነት ነገሮች እንዳይኖሩ ማስወገድ አለብን ማለት ነው። ስለዚህ እኛ ሁሌም ምን ማድረግ አለብን። ማየትና መገንዘብ አለብን እንደዚህ አይነት ነገሮችን ማለት ነው። ስለዚህ እንደዚህ እንደዚህ አይነት ነገሮችን እንደዚህ ያንን ማድረግ አለብን ማለት ነው እንደዚህ

ውሳኔ መስጠት ትችላለህ? አዎ ውሳኔ መስጠት እችላለሁ ምክንያቱም ውሳኔ ሁሌም አስፈላጊ ነው በህይወታችን ውስጥ። ለምሳሌ ለስራ ውሳኔ ያስፈልጋል ለትምህርትም ውሳኔ ያስፈልጋል። ለሁሉም ነገር ውሳኔ ያስፈልጋል ስለዚህ መወሰን ደግሞ መቻል አለብን። ስለዚህ ውሳኔ ስንወስን አስፈላጊውን አወሳሰን መዋሰን አለብን ማለት ነው። ስለዚህ በህይወታችን ውስጥ ሁሌም ውሳኔ በጣም ትልቅ ቦታ እንዳለውና ማወቅ እንዳለብን ማወቅ አለብን ማለት ነው። ስለዚህ ውሳኔ አስፈላጊና ለህይወታችን በጣም አስፈላጊ ነው ማለት ነው። መወሰን መቻል አለበት። በህይወታችን ውስጥ ውሳኔ በጣም ተገቢና አስፈላጊ ነው። ስለዚህ ውሳኔ መወሰን ማለት ራስን የተሻለ ቦታ እንደማግኘት እንደ ማለት ነው። ስለዚህ ውሳኔ መወሰን

መሬት ላይ መቀመጥ ተመችተቸህ። በመሬት ላይ መቀመጥ ተመቻቸህ? አዎ መሬት ላይ መቀመጥ በጣም መርጠህ ነው ይመቻል ማለት ነው። ስለዚህ መሬት ላይ መቀመጥ የተለያየ ነገሮችን እንድታይ እንድታገዝ ያደርጋል። ስለዚህ መሬት ላይ መቀመጥ ይመቻል ለሶፋ ምናምን ላይ

ወደ ሱቅ ከመሄዴ በፊት ዝርዝር ትጽፋለህ? አዎ። ሁሉም ሰው ወደ ሱቅ ከመሄዱ በፊት የሆነ ዝርዝር ነገር ይጽፋል። ያ ዝርዝር ነገር ደግሞ ምንድነው? አንተ ምን መግዛት እንዳለብህ ምን መግዛት እንዳለብህ? አውቀህ ተገንዝበህ ብትሄድ የተሻለ ነው። ስለዚህ ሰዎች ብዙ ጊዜ የ ወደ ሱቅ ከመሄዳቸው በፊት ምን እቃ እንደሚገዙ ስንት አይነት እንደሚገዙና በስንት ብር እንደሚገዙ ብራቸውን ካልኩሌት አድርገው ብራቸውን አስበው ስለሚሄዱ። እቃ አውቆ ስለሚሄዱ ብርም ይበቃቸዋል። ነገር ግን ካልተጻፈና ብሩ ካልታወቀ የምንገዛው እቃእና መፍጋ መፍጋ መፍለል መግዛት የምንፈልገውና የምንገዛው ከየብር መጠን ስለማይመጣጠን ጥሩ አይሆንም። ማለት ስለዚህ ይህንንም ከሀሳብ ውስጥ ዝርዝር ውስጥ ማስገባት

የጥራት ያለው ስራ ማቅረብ ትችላለህ አዎ ስራ ሁሌም በጥራት መሰራት አለበት ማለት ነው። ምክንያቱም ስራ በጥራት የማሰራ ከሆነ አስቸጋሪ ነው። ስራችንን ሁሌም በጥራትና በጥሩ ሁኔታ መስራት ይኖርብናል። አለዛ ስራችንን በስርዓትና በጥሩነት ማን ስራ ከሆነ አስፈላጊ አይደለም። ማለት ሁሌም ስራን ስንሰራ በጥሩ ሁኔታና በምርጥ መንገድ መስራት ይኖርብና አ ይኖርብናል ማለት ነው። ጥራት ያለው ስራ ከሰዎች ጋር ያስተዋውቃል። ስራን በአግባቡ እንድሰራና በአሪፍ መንገድ ብርም እንድናገኝ ስለሚረዳን። ስራ መስራት አስፈላጊና አስፈላጊ ነው። ስለዚህ ሰዎችም ስራ ሲሰሩ በተለየ መንገድ በጥራት ባለው በሚመች መልኩ መስራትና ማስረከብ አለባቸው። የተሰጣቸውን ስራ

ስንት? ትራስ ትጠቀማለህ ያው ትራስ ከአንድ በላይ መቼስ አንጠቀምም። ያው ብዙ ጊዜ ትራስ ምጠቀመው አንድ ትራስ ነው። ስለዚህ አንድ ትራስት ብቻ ነው ምጠቀመው እኔ ለራሴ። ግን በደንብ ከፍ ለማለት ቁጭ ለማለት ለማለት ሲፈለግ ወይንም ደግሞ ላልተኛ ሲሆን ግን ቁጭ ብዬ የሆነ ፊልም ለማየት ምናምን ሰው ሁለት ሶስት ትራስ ልጠቀም እችላለሁ። ግን ስተኛ ምናምን አንድ ትራስ ነው ምጠቀመው። እንግዲህ እሷም በቃ አነስ ያለች ትራስ እንጂ ሌላ አይነት ትራስ አልጠቀምም። ስለዚህ አንድ ትራስ ነው ምትጠቀመው ያቺ ትራስ ደግሞ በቃ በደንብ ለመተኛት እንዲያመች ጥርባ የተዘጋጀች ነች። ስለዚህ በጣም ከፍም ዝቅ ማያረግ ትራስ እጠቀማለሁ ማለት ነው። ስለዚህ አንድ አንድ ትራስ ነው ምጠቀመው ስተኛ ምናምን ማለት ነው

ስራህ አድካሚ ነው አይ አድካሚ አይደለም። ስራ ብዙ ጊዜ እኔ ምሰራው ስራ አድካሚ አይደለም ጥሩ ነው። ስለዚህ ድካም የሌለው ስራ ነው። ቢሮ ውስጥ ስለሚሰራ አንዳንዴ ግን ያው ብዙ ነገር ቁጭ ስትልም እኮ ሊደክም ይችላል ግን ስራው አድካሚ አይደለም። አንዳንዴ ስራው በጣም ሲበዛ ካው ካልሆነ በስተቀር ስራው ለራሱ ከባድ አይደለም። ግን የተለያዩ ሰዎች አድካሚ ስራ ይሰራሉ። ስለዚህ ስራው በሁለት መንገድ ከፍለን እናያለን። አንዳንዶቹ ቢሮ ውስጥ የሚሰሩ ወይም ሚሰራ ስራ ነው። ምንም አይነት ጉልበት እማታባክን ምንም አይነት ጉልበ እማታወጣበት ነው። እና በቁጭ ብለህ ምሰራው እና ድስራዎች ደግሞ ጉልበት አውጥተህ ተጠ ተሸክመህ ምናምን ስለሚሆን ይደክማል። ማለት ስለዚህ የኔ ስራ አድካሚ አይደለም የሚያደክም ስራ አድካሚ አይደለም ማ

የቤትህ ጣሪያ ምን የተሰራ ነው? የቤት ጣሪያ የተሰራው ከእንትን ነው ማለት ነው ከመዳበሪያ የተሰራው የቤቱ ጣሪያው የተሰራው በቆርቆሮ ነው የተሰራው የቤቱ ጣሪያ የተሰራው በቆርቆሮ ነው። እዚህ ከቁርቁሮ ውጪ በሌላም በምን ይሰራል? ድሮ ድሮ አዎ ድሮ ድሮ ጎጆ ቤቶች የሚሰሩት በ ምንድነው? በሳር ምናምን አለ ከዚህ በሳርም አለ ማለት ነው። ድሮ ድሮ አሁን ግን ሰው ያለ ቆርቆሮ አይመቸውም ማለት ነው። በርግጥ አንዳንድ መዝናኛ ቤቶች ሪዞርቶች። ከፍ ከፍ ያሉ ሆቶሎች መዝናኛ ቦታ ላይ እንደ መዝናኛ ቤቶችን መዝናኛ ቦታዎችን በሳር ይሰራሉ። ግን የቤቱ ጣሪያ ቆርቆሮ

የምትወደው ስፖርት ምንድነው? የምወደው ስፖርት የተለያዩ ስፖርቶች አሉ። እነዛ ስፖርቶች የእግር ኳስ አለ። ሩጫ አለ እንዲሁም ጂማስቲኮች ምናምን አሉ። እና እሱን ለምሳሌ እኔ የምደው እንትን ነው የስፖርት አብዛኛው ሩጫ ምናምን ይመቸኛል። ምክንያቱም በምትሮጥበት ጊዜ በውስጤ ያለውን ቅባታማ ነገሮች በማቃጠል ኮሌስትል ወይም ደግሞ ግፊቶች እንዳይዘጉ። ብዙ ጊዜ ጮማና እንትን ምናምን ሲበዛ የደም ቧምቧ በመዝጋት ኮሌስትሮል እና የደም ግፊትን ያመጣሉ። እነሱን ለመቀነስ ስፖርት መስራት ግድ ነው። ከዛ ውስጥ ደግሞ አንዱ ስፓርት ሩጫ ነው ማለት ነው። ሩጫ ጠዋት ተነስተን በመሮጥ ሴታፕ ዲጋፕ ፑላፕ በመስራት እነዛን ነገሮች ማጥፋት የሚሆን። ራስህን የተስተካከለ

በቀን ስንት ሰዓት ስልክ ትጠቀማለህ? ሙሉ ቀኑን ነው እንጂ የምትጠቀመው የምን ሰዓት ነው? ብዙ ጊዜ እኔ ሙሉ ቀን ነው የምጠቀመው ስልኬን ማለት ነው። ምክንያቱም አንዳንዴ የኦንላይኑ ስራ የኦንላይን ስራ ነው የምሰራው። አብሶ ብዙ ጊዜ የምትጠቀመው በቃ አስራ ስድስት ሰዓት እጠቀማለሁ ብዬ አስባለሁ። አንዳንዴ ስራ ትንሽ ከሰራሁ በኋላ እ መስሪያ ቤት ሄጄ ትንሽ ስራ ከሰራሁ በኋላ ለምሳሌ አንድ ሰዓት ሁለት ሰዓት ስራ ከሰራሁ በኋላ። ወይም ደሞ ለምሳ ካልሆነና ሌላ ካልሆነ በስተቀር ስራ በሌለበት ጊዜ ሁሌ እምጠቀመው አንዷ ማነው? ስለዚህ ስራ በምሰራበት ብቻ ነው ስለዚህ እስከ አስራ ስድስት ሰዓት እስከ አስራ ሰባት ሰዓት።

እሳት ለማን ለማንድ ለማንደድ ለማን ትጠቀ እሳት ለማንድ ብሎ ነው ያለው እሳት ለማንደድ ምን ትጠቀማለህ ለማለት ፈልጎ መሰለኝ። ስለዚህ እሳት ለማንደድ እንግዲህ የተለያዩ ነገሮች ያስፈልጋሉ አይደለ። ለምሳሌ እንጨት ያስፈልጋል። እሳት ያስፈልጋል። እና አየር ያስፈልጋል። ስለዚህ እነዚህ በሳይንስ ውስጥ ያሉት ናቸውና እነሱ መጠቀም አለብን ማለት ነው። ግን በነባራዊ ኖታው ደግሞ እሳትን ለማንደድ እንጨት ያስፈልጋል እሳት ያስፈልጋል። ለመቀጣጠል ደግሞ ፌስተር ወይንም ወረቀት ያስፈልገናል ማለት ነው። ስለዚህ እሳትን እንደዛ አድርገን ነው የምንጠቀመው እና የተለያዩ ምግብ ለማስፈር ምናምን። ስለዚህ እንጠቀም ለምሳሌ ከሰልም ይሁን ሌላም ነገር እንጠቀም ማለት ነው። የድሮ ቤተሰቦቻችን እንዳሌ አሁንም ሆኖ እሰጥነው

የምትወደው ጣፋጭ ምግብ ምንድነው? እኔ ምወደው ጣፋጭ ምግብ እኔ ዶሮ ነው። ከኢትዮጵያዊ ከተሆነ አሁን ሁሉም ሰው የሚወደው እርግጠኛ ሆኜ የምናገረው ዶሮ ነው። እ ዶሮ ወጥ በቃ ያበደ ያበደ ምግብ ነው ምርጥ ምግብ ነው። እንደ ኢትዮጵያ ማለት ነው ሌላ ደግሞ በአሁኑ ጊዜ የተጠበሰ እ የተጠበሰ ዶሮም በተመልኩ በጣም እ እ አሪፍ ነው። ሌላ ደግሞ እኔ የምወዳቸው ብዙ ናቸው እንግዲህ እኔ ምግብ ነው የምጠላው የለም። በርገር አለ በዛ ላይ ደግሞ ምንድነው? እ እ በርገር ከበርገር ቀጥሎ ደግሞ እ ክትፎ ምናምን በጣም እወዳለሁ። እሱ በቃ ይመቸኛል ያበደ ምግብ ነው። እሱ ቅቅል እ ቅቅል በቃ በደንብ የተቀቀለ ቅቅል በአሪፍ የተሰራ

ቡና ማፍጨት ታውቃለህ? አዎ ቡና ማፍጭት አውቃለሁ እንግዲህ ቡና ሲወቅት በተለያዩ ነገሮች ነው። እሱም በመቆጫ ምናምን ነው። አሁን ግን በአሁኑ ጊዜ ግን ሰው በተለያዩ ነገሮች ነው በማሸን

ሙዚየም መሄድ ትወዳለህ? አዎ ሙዚየም መሄድ እወዳለሁ። ሙዚየም ውስጥ እንግዲ የተለያዩ ነገሮች የሀገር ቅርሶች የሀገር ባለውለታ ልብሶችን ሊሆን ይችላል። ዕቃቸው ሊሆን ይችላል እነሱ የተጠቀሙባቸው ነገሮችን። የንግስት ወይንም የንጉስ። ነገሮች ወይንም እንስሳቶችን መኪና ሊሆን ይችላል። ሙዚየም ውስጥ እንግዲህ ብዙ ብዙ ነገሮች ይኖራሉ ማለት ነው። ስለዚህም እኔ መሄድና ማየት እወዳለሁ። ምክንያቱም ቅርጽና ባህል እንትን ትለምዳለህ ማለት ነው ታያለህ ታውቃለህ ማለት ነው። ለሰዎች እንድታይ ለሰው ትነግራለህ ማለት ነው። መቼም ያላወቅከውን ነገር ለሰው አትነግርም። ስለዚህ ሙዚየም ሄደህ ስለቅርስ ስለ ሁሉም ተመራመረ ከነመነከ በኋላ። በኋላ እንትን ማድረግ ትችላለህ ማለት ትችላለህ

ምዝግባዎችን ታስቀምጣለህ አዎ አስቀምጣለው የተለያዩ ምዝግባዎችን አስቀምጣለው ምክንያቱም መስቀል ሁሌም መስቀል መቀመጥ አለበት። እንደውም የሚሰራው ነገር በእንትን መቀመጥ አለበት ማለት ነው። አለዛ አይሆንም ማለት ስለዚህ። ነገሮች ሁሉ በመዝገብ ተቀምጦ መሰራት አለባቸው መታወቅ አለባቸው። እነሱን እና ተመዝግቦ መቀመጥን አዎ ይኖርብናል ማለት ነው። ስለዚህ እሄን ሁሉ ማድረግ ይኖርብናል ማለት ነው። ስለዚህ በደንብ የምንሰራቸውን ሰራዎች ዶክመንቶች ሁሉንም ዶክመንት ማረግ አለብን። ስለዚህ እንደዚህ አይነት ነገሮችን ማረግ አስፈላጊና በጣም ጥሩ እና ማረግ ነው። ለኛ ለራሳችን ስለዚህ ያስፈልጋል ማለት ነው። እንደሚያስፈልገን ነገር አውቀን መስራት

ምግቡን ምግቡን ሌሎች መከፈል ትወድዳለህ አዎ ምግብን ለሌሎች መከፈል። ግዴታና ጥሩ ነው እግዚአብሔር የሚወደው ነገር ነው። ምክንያቱም እግዚአብሔር ሰዎቹን መብላት ያለብህን። ከሰዎች ጋር ያለን ነገሮችን እንትን ማድረግ አለብን በሚለው ነገር አለ ማለት ነው። ስለዚህ እንደዛ ማድረግና ማወቅ ያስፈልገ ማለት ነው። ስለዚህ ለሰዎች ማካፈል አስፈላጊ ነው። ስለዚህ ምግብን ከሰው ማካፈል። እንደውም እንርዳታ ማድረግ የለውን ነገር ሁሉ መካፈል ግዴታችን። እሱ ከላይ የተሰጠ ነገር። ከእኔም የምትማሩት ነገር ማካፈልና መስጠት ስለሆነ እንደዛ ማድረግ እኔም ወደለው

በቤትህ ልዩ የሆነ ማስቀመጫ አለህ? ያው እንግዲህ ልዩ የሚባል ነገር የለንም። እኛ ባገኘነው ነገር ነው የምናስቀምጠው። ለምሳሌ አሁን እዚህ ጥያቄው ራሱ ትክክል አይደለም የተጠየቀው የምን ማስቀመጫ ነው ማስቀመጫ ሲባል የምን ማስቀመጫ የአበባ ነው የልብስ ነው የቲቪ ነው የእቃ ነው ምን የምን ማስቀመጫ መጀመሪያ ይኛውን ማስቀመጫ ማወቅ አለብን ማለት ለምሳሌ ለምሳሌ የአበባ ማስቀመጫው ምርጥ ምርጥ የአበባ ማስቀመጫዎች አሉ እነሱም በፋብሪካ ደረጃ የተመረቱ ምርታቸው ጥራታቸው ውበታቸው በጣም ምርጥ ምርጡ የሆኑ ማስቀመጫዎች አሉ ሌላ ደግሞ የቲቪ ማስቀመጫዎችም በተለያየ ዲዛይን በተለያየ ከለር እና ዋጋቸውም በተለያየ ነገር ይኖራሉ ማለት ነው ስለዚህ እነዚህም አሉ ማለት ነው በዚህ መንገድ

ገንፎ ትበላለህ አዎ ገንፎ እወዳለሁ ገንፎ ቀላል እወዳለሁ አብሶ የቡላ ገንፎ በጣም ይመቸኛል ማለት ነው። የቡላ ገንፎ ለኔ በቃ ውስጤ ነው ስለዚህ የቡላ ገንፎን እወዳለሁ። ስለዚህ የቡላ ገንፎ መብላት ምርጥ ነውና አሪፍ ነው ማለት ነው። ስለዚህ የቡላ ገንፎ መብላት አሪፍ ነው። ሁሉም ሰው ቢችል የቡላ ገንፎ መብላት አለበት ማለት ነው። የቡላ ገንፎ ብዙ ጊዜ ገንፎ የሚበላው የ ለምሳሌ ሴቶች ሲወልዱ ምናምን የሚበሉት ምንድነው? የሚበላው የገብስ ነው የገብስ የገብስ ገንፎ ነው ማለት ነው። ስለዚህ ገንፎ በተለያየ መንገድ የሰንዴ የጤፍም ሊሆን ይችላል። የቡላ ነው ግን የቡላ በጣም ምርጥ ነው ጣፋጭ ነው። በዛ ላይ ለእርገት

የምሳ እረፍቱ ምን? ያህል ጊዜ ነው ይላል ስለዚህ የምሳ እረፍት ጊዜ ብዙ አይደለም አንድ ሰዓት ነው። ስለዚህ የምሳ እረፍት ጊዜ አንድ ሰዓት ነው። ከስድስት ሰዓት ተኩል እስከ ሰባት ተኩል ነው። እኔ ግን ብዙ ጊዜ ከፈለኩ አምስት ሰዓትም ልወጣ እችላለሁ። ስድስት ሰዓትም ልወጣ እችላለሁ። ስለዚህ ለምሳሌ ስድስት ከተማ ከወጣው ስድስት እኩል ስድስት እኩል ልመለስ ይችላል አንዳንዴ አንዳንዴ ሰባት ልመለስ ይችላል። አንዳንዴ ሰባት ተኩል ልመለስ ስምንትም ልመለስ እችላለሁ አይታወቅም። ስለዚህ ግን የተፈቀደው ትክክለኛ የሚታወቀው ሰባ ከስድስት ሰብስክራይብ ከሰባት ተኩል አንድ ሰዓት ነው ማለት ነው። እኔ ግን ከዛ በላይ ልጠቀም እችላለሁ ማለት ነው። ከጓደኞች ጋር በመጫወት ሻይ በመጠጣት ምናምን አንዳንዴ ደግሞ ላልወጣም እችላለሁ። ስለዚህ ይህንንም ማየትና ማውቀስ ፈለገ

ስሜትህን በፊት ላይ ታሳያለህ? እንግዲህ አንዳንዴ ፊታችን ላይ ስሜታችን ይነበብ የለ ለምሳሌ ልትናደድ ትችላለህ በተለያዩ ነገሮች ሰው አናዶ የሆነ ነገር አተህ ሊሆን ይችላል የሆነ ነገር ከስረህ ሊሆን ይችላል። የሆነ ነገር ሰው ሰድቦህ የሆነ ነገር በቃ በተለያዩ ነገሮች የሰው ልጅ ሁል ጊዜ ምንድነው? የሆነ ነገር ይፈጠርበታል ይሆናል ማለት ነው። ስለዚህ በዚህ ጊዜ ደግሞ ፊቱ ላይ የሆነ ነገር ንዴት ሊያሳይ ይችላል ማለት ነው። ፊቱ ላይ እንዲህ ታሳያለህ ማለት ነው። አንዳንድ ሰው ደግሞ አለ። ምንም ያህል ቢጎዳ እንኳን ምንም ያህል ቢጨነቅ እንኳን ፊቱ ላይ ምንም አያሳይም ምንም እንዳልተፈጠረ አድርጎ። በቃ የሆነ ነገሮችን ማሳየት አለመፈለግ እሱ በጣም ጥሩ ነው።

የድርጅት ዝግጅቶችን ትሳተፋለህ አዎ። የድርጅት ዝግጅቶችን እሳተፋለሁ ብዙ ጊዜ ስለዚህ የድርጅት ዝግጅቶችን በምሳተፍ ጊዜ ለምሳሌ ከሰዎች ጋር ያለንን አቅርቦት ያቅርቦት እና የተለያየ ስራ ለምድ ልውውጥ ስለሚደረግ ያን ነገር ትለምዳለህ ማለት ነው። በቀላሉ እነዚህ ስለዚህ ሰዎች ከሰዎች ከእንደዚህ አይነት ነገር ሰው መኖሩ አሪፍ ነው እላለሁ። ስለዚህ የልምድ ለውውጥ የስራ ለውውጥ ይደረጋል ማለት ነው። ከሰዎች ጋር የመተዋወቁ የቤ ቢዝነስ ለማሳደግ ሰዎችን ማወቅ። ሰዎች ጋር በመማርና በተለያዩ ነገሮች እንትን ይደረጋል ያ ደግሞ በጣም አስፈላጊ እና በጣም ጥሩ ነው ማለት ነው። ለእድገት ለአብሶ ቢዝነስ ላይ ያሉ ሰዎች በዚህ አይነት ስራ